ድንጋይ ትሰበስባለህ ብለህ ለጠየከኝ? ጥያቄ ያው ድንጋይ ስብስብ ታደርጋለህ ብለህ ነው የጠየከኝ ያው ድንጋይ ብዙ ጊዜ እኔ አልሰበስብም እውነት ለመናገር ግን ያው ድንጋዮችን የሚሰበስብ ሰው በጣም ነው ደስ የሚለኝ። ድንጋይ ስብስብ እኔ አላደርግም ግን ብዙ አካባቢ ሳይ ሰዎች ድንጋይ ይሰበስባሉ። አንድ ወይም ደግሞ የጠረፍ አካባቢ ወይ በየሀገሩ ሲሄዱ ሰብስበው ያመጣሉ። ግን በጣም ደስተኛ ነኝ በእነሱ እና የድንጋይን ደግሞ ስብጥሮች ሳይ በጣም ነው ደስ የሚለኝ። ድንጋዮችን በቃ የተለያየ ድንጋይ ነው ያለው እና እኔ እንደውም አንድ ጊዜ የእህቴ ባለቤት እንደዚህ ይሰበስባል እና ድንጋዮቹን ሳያቸው በጣም ነው ደስ ያለኝ ይገርምሃል። እና እንዴ ምን አይነት የድንጋይ አይነት ነው ያለው? ግማ አንዳንዱ ነጭ አለ ቀይ አለ እንደገና ደግሞ በቃ ምን ልበል የድንጋይ አይነት ብዛቱ ልነግርህ አልችልም። እና በጣም ነው የሚያምረው ደግሞ ድንጋዮች ተሰብስበው በአንድ ነገር በመስታወት ነገር ሲቀመጡ በጣም ያምራሉ። እና ድንጋዮች ስብስብ ባላደርግም ግን ድንጋይ የሚሰበስብ ሰው በጣም ደስ ይለኛል። በጣም ደግሞ እወዳለሁ ድንጋዮቹን ሳያቸው ግን እስከዛሬ ድረስ እውነት ለመናገር ሰብስቤ አላውቅም። እና ግን ሰዎች እንደዚህ ሲያደርጉ በጣም ነው ደስ የሚለኝ እኔም ደግሞ አጋጣሚው ስላላገኘው ነው እውነት ለመናገር ያልሰበሰብኩት። ግን አጋጣሚውን ሳገኝ የሆነ ጊዜ ሰብስቤ እኔም ደግሞ የምወደውን ነገር ቤቴ እንደማኖረው ተስፋ አደርጋለሁ። ግን ሰዎች ያው እንግዲህ እንደዛ አይነት ነገር ያደርጋሉ ያው ግን አጋጣሚው ሲያገኙ ነው ወደሚሄዱበት አካባቢ ሲሄዱ ወይ የሆነ ለስራ ለጉብኝት ምናምን ሲሄዱ ያው ድንጋዮችን ሰብስበው ይዘው ይመጣሉ። ከዛ ይዘው ከመጡ በኋላ ያው እንግዲህ ያው በማስቀመጫ ውስጥ አስቀምጠው ያው እንትን ይላሉ ማለት ነው ይጠቀማሉ ደግሞም ለአይን ይማርካል። እንደገና ደግሞ የልክ እንደ አርኪኦሎጂስት ደግሞ ከሆንክ ልክ እንደዛ ነው መረጃ ይሰጡሃል ስለአንድ አካባቢ ምንነት መረጃ ይሰጡሃል። ምንድነው እዛ አካባቢ ያለው ምናምን የሚለውን ነገር? በአንድም ሆነ በሌላ መንገድ የድንጋይ አይነቶችን በማየት ማወቅ ትችላለህ። ስለዚህ ድንጋይ መሰብሰቡ በጣም ነው ደስ የሚለው ነገር ግን እኔ ድንጋይ ሰብስቤ አላውቅምም አልሰበሰብኩም እስከዛሬ ግን ወደፊት የምሰበስብ ይመስለኛል። ምክንያቱም ያው ደስ የሚልህን ነገር ማድረግ በጣም ጥሩ አይደል? ለዛ ነው የምሰበስበው ድንጋይ መሰብሰብ ሳየው ደስ ካለኝ ያው ደግሞ ደስ የሚለኝን ነገር ለማየት ደግሞ የግድ መሰብሰብ አለብኝ አይደል እንዴ ስለዚህ ወደፊት አደርገዋለሁ እውነት በልቤ ያለውን ነገር ነው የጠየከኝ በጣም ነው የማመሰግነው ግን ወደፊት አደርገዋለሁ ብዬ ተስፋ አደርጋለሁ። እንደገና ደግሞ ያው ሰዎች ሲሰበስቡም ሳይ በጣም ደስ ይለኛል እና አንድ ቀን ደግሞ ሰብስቤ በቤቴ እንደማኖረው ተስፋ አለኝ አሁን ግን እስካሁን ድረስ ግን ሰብስቤ አላስቀመጥኩም። እስቲ አንድ ቀን ሰብስቤ እንደዚህ የምወደውን ነገር በቤቴ አኖራለሁ ብዬ ተስፋ አደርጋለሁ ግን እስካሁን ድረስ ሰብስቤ አላውቅም። አንተ ሰብስበህ ታውቃለህ? እስቲ አንተ ኮሜንት ላይ አስቀምጥልኝ ወይ አስተያየት አስቀምጥልኝ? እኔ ግን እስካሁን አልሰበሰብኩም ይገርምሃል። ለማንኛውም ድንጋይ የሚሰበትቡ ሰዎችን ኢንከሬጅ አደርጋለሁ። እኔ ግን ድንጋይ አልሰበሰብም ባይ ዘ ዌይ በመሰረቱ ጊዜና እንትን ይፈልጋል እኮ ለመሰብሰብ የሆነ ቦታ መሄድ ያስፈልጋል። ያለህበት ቦታ የሆነ ቦታ ካልሄድክ ድንጋዮቹ ማግኘት አትችልም። የውሃ ዳር ምናምን ነው የሚገኙት አብዛኛውን ጊዜ ውሃ ዳር ጠረፍ ላይ ምናምን ነው የሚገኙት። እና እንግዲህ እስካሁን አልሰበሰብኩም ስሰበስብ እነዛን ጊዜ እናያለን እንግዲህ ለማንኛውም እንደዚህ አይነት ጥያቄ ስለጠየከኝ አመሰግናለሁ የምወደውን ነገር ስላስታወስከኝ በጣም አመሰግናለሁ። በቃ እንግዲህ ከዚህ በላይ ማወራው የለኝም። ቻው

የምወደው መጠጥ ይገርማሃል የአልኮል ነገሮች በፍጹም አማልቀምስ ሰው ነኝ እኔ በእውነት ነው ምነግርህ አልኮል አልወድም። ነገር ግን በጣም ምወደው መጠጥ። ይሄ ሰበን አፕ ነው ለስላሳ መጠጦች ሰበን አፕ እወዳለሁ። ነገር ግን እኔ ራሴ በቤቴ የማዘጋጀው ቆንጆ የሆነ መጠጥ አለ። ልክ እንደ በሀገራችን የባህላዊ መጠጦች እወዳለሁ ለምሳሌ ጠላ እወዳለሁ። ጠላ እንዴት እንደሚጠመቅና እንዴት እንደሚደረግ እነግርሃለሁ ሌላ ጠጅ ነው ቆንጆ ጠጅ ካገኘው በጣም ነው እምወደው ይገርምሃል ጠላና ጠጅ እወዳለሁ። ከሞቅ ማለት ደግሞ ከትኩስ መጠጦች ደግሞ ቡና መኬያቶ ነው ምወደው። ወይም ቡና እና ወተት አንድ ላይ ተቀላቅሎ አሁን ከምወዳቸው ባህላዊ መጠጦች መካከል የጠላ እና የጠጅ የጠላ እና የጠጅ አሰራርን እነግርሃለሁ። ለምሳሌ ጠላ ስንጀምር ጠላ እና ጠጅ እንዴት እንደሚዘጋጅ ብነግርህ በጣም ነው ምትገረመው? አባቶቻችን ለእኛ እናቶቻችን ለእኛ ያቆዩልን እሚገርም እሚገርም እሚገርም። ኬሚስትሪ በለው በቃ ምን አይነት እውቀት መሰለህ? ጠላ ማለት እንዴት እንደሚዘጋጅ በቤት ውስጥ ልንገርህ። መጀመሪያ ገብስ ይፍ እንትን ይባል እና ይፈጭ እና የገብስ መጀመሪያ ገብሱ ይቆላል ገብሱ ከተቆላ በኋላ ሸርከት ተደርጎ ይፈጭና ከዛ በኋላ ያ የተቆላ ገብስ ጥንስስ በጌሾ ይደረግና ይጠነሰሳል። ያ ጥንስሱ ትንሽ ፈላ ሲል ቂጣ ተደርጎ ትንሽዬ ደግሞ ብቅል ይጨመርበትና ከዛ በኋላ እሱ ይጠመቃል እልሃለሁ። ከዛ ትንሽ ብቅልና ትንሽ ጌሾ ተደርጎ ቂጣ ደግሞ ይጋገራል በደረቁ ተደርጎ ቂጣ ይጋገርና ያ ቂጣ እዛ ድፍድፍ ውስጥ ይገባል ድፍድፍ ይባላል ያ አንተኑ ማለት ነው። የጠላና እንተኑ ማለት ጠላው ሚጀመርበት መጀመሪያ እንደነገርኩህ ጌሾ ይጠነስሳል ከዛ በኋላ ደግሞ ምን ይገባበታል መሰለህ? ብቅል ብቅል ከገባበት በኋላ ቂጣ ሚባል ነገር አለ። ቂጣ ይገባበታል ቂጣው ደግሞ እሱ ና ቂጣው ና ብቅሉ ና ጌሾ አንድ ላይ ሲፈላ ከዛ በኋላ ምን ይገባበታል መሰለህ? እንትን ያልኩህ እንትን ይገባበታል ይሄ ምንድነው ስሙ? ያ የተፈጨው ገብሱ አለ አይደል ገብሱ ይገባበታል ከዛ ገብሱ ከገባበት በኋላ አንድ ላይ በደንብ ይታሽና አንድ ላይ በደንብ ከታሸ በኋላ ምን ይደረጋል ለሶስት ቀን ለአራት ቀን ይቆያል ማለት ነው። ከዛ ያንን እደሱ ከተደረገ በኋላ ለሶስት ቀን ከቆየ በኋላ ያንን በደንብ አድርጎ ሲፈላ ጠብቀክ ምን ታረጋለህ? ሲፈላ ጠብቀክ ይታሰራል። ከታሰረ በኋላ ከዛ ለአንድ ለ ሶስት ቀን ለአራት ቀን አንድ ላይ በደንብ እስኪፈላ ይጠበቅና ከዛ በኋላ በቃ እንትን ይደረጋል ያው ይጠመቃል ማለት ነው። ከዛ እሱ ይታሰርና በ በ በእንትን በዶንያ ይታሰራል ወይም ደግሞ በማጥለያ ማለት ነው። እስከሚጠል ድረስ ይጠበቅና ይታሰራል በቃ እሱ በጣም ይገርምሃል ምርጥ የሆነ ባህላዊ ጠላ ነው። ባህላዊ መጠጥ ነው። እሱም በጣም ነው ምወደው በጣም በጣም በጣም ነው ምወደው። እና እሱ በጣም ከምወዳቸው መጠጦች መካከል አንዱ እሱ ነው። ሌላኛው እንትን ነው ጠጅ ጠጅ ደግሞ በመሰረቱ ከማር የሚሰራ መጠጥ ነው። ስለዚህ ማር መጀመሪያ ማር ይበጠበጣል በጣም ንጹህ ማር ይበጠበጥና ከዛ ከተበጠበጠ በኋላ ከሰባት ቀን በኋላ ከነሰፈፉ ነው ሚበጠበጠው እሱ ግን ታቃለህ? ከነሰፈፉ ይበጠበጥና ለሶስት ቀን ይቆያል። ከዛ ከሶስት ቀን በኋላ ከላይ ያለው ከላይ ያለው እንትን ከላይ ያለው እንትን ከላይ ያለው ሰፈፉ ይነሳና ከዛ ሰፈፉ ከተነሳ በኋላ እንትን ይደረጋል ገፈፉ ተነስቶ እንደገና ደግሞ ሌላ ማር ይገባበታል ማር ይላስበታል ማር ከተላሰበት በኋላ እንደገና በየጊዜው ማር ሊያዩ ላይ እየተጨመረ እየተጨመረ እና ከዛ ትንሽ ከቆየ በኋላ የጌሾ እንትን ጌሾ ማለት እንጨት ጌሾ ይወቀጥና ታጥቦ ተቀቅሎ ይጨመራል። ከዛ በቃ እሱ እሱ እየሆነ ይፈላል

አዎ ውሳኔ መስጠት እችላለሁ ብዙ ጊዜ ያው ውሳኔ የምሰጠው ያው በቤቴ ውስጥ ነው። እንደገና ደግሞ የድርጅቴም ማለቴ ያው የምሰራበት ቦታ ላይም ውሳኔዎች እሰጣለሁ አሳልፋለሁ ነገር ግን ያው አንዳንድ ጊዜ ውሳኔ ስትል በቤት ውስጥ የምትወስናቸው ውሳኔዎች በጣም በጣም አስፈላጊ ናቸው ምክንያቱም ምክንያቱም ያው ውሳኔዎችን በትክክል ካልወሰንክ ለህይወትህም በደንብ ለመምራት ይቸግራል። ህይወት ውስጥ የምትወስናቸው ውሳኔዎች በጣም በጣም በጣም በጣም አስፈላጊ ናቸው። ምክንያቱም አሁን አሁን የወሰንካቸው ውሳኔዎች ናቸው ነገ ላይ አንተን ያንተን እጣ ፋንታ የሚወስኑት ያንተን እጣ ፋንታ የሚወስኑት ያ አሁን የምትወስናቸው ውሳኔዎች ናቸው። ስለዚህ በተቻለ መጠን የምትወስነውን ውሳኔ በ ማለት በአግባቡ በጥሞና ወይም ደግሞ በደንብ አድርገህ ደጋግመህ ማሰብ መቻል አለብህ አለበለዚያ በጣም ከባድ ይሆንብሃል። በአንተ ውሳኔ ሌሎች ሰዎች ሊጎዱ ይችላሉ ቤተሰብክ ሊጎዳ ይችላል። አንተ ልትጎዳ ትችላለህ። ስለዚህ ይሄም ሁሉ ነገር ከግንዛቤ ውስጥ በማስገባት የምትወስናቸውን ውሳኔዎች በደንብ አድርገህ ማወቅ አለብህ አለበለዚያ በጣም ልትጎዳ ትችላለህ። ውሳኔ በህይወትህ የምትወስናቸው ውሳኔዎች በጣም በጣም በጣም አስፈላጊዎች ናቸው። በቢዝነስ ላይ የምትወስነው ውሳኔ በቤትክ የምትወስነው ውሳኔ በጣም አስፈላጊ ነው። ስለዚህ አንድ ውሳኔ ከማሳለፍህ በፊት ወይም ደግሞ ውሳኔውን እንደ ውሳኔ ከመውሰድህ በፊት በደንብ አድርገህ ምን ማድረግ አለብህ ደጋግመህ ማሰብ መቻል አለብህ አለበለዚያ በውሳኔክ ልትጸጸት ትችላለህ። ለዛ ነው ይሄንን ነገር የምነግርህ። ውሳኔ አሳልፋለሁ ነገር ግን ውሳኔዎቼን ደጋግሜ አስቤ ተጨንቄ ነው። አንድ ውሳኔ ስወስን በደንብ አድርጌ መጀመሪያ በደንብ አድርጌ መጠንቀቅ እንዳለብኝ አስባለሁ። ከዛ በኋላ ካሰብኩኝ በኋላ ነው ያየህ ነገሮችን በደንብ አድርጌ አጥኜ ነው ውሳኔዎችን የማሳልፈው በዚህም ደግሞ ብዙ ጊዜ ስኬታማ ነኝ። ያው ይገርምሃል ያው ብዙም ውሳኔዎች ሳሳልፍ በደንብ አድርጌ አስባለሁ ማንን ይጎዳል ማንን አይጎዳም የሚለውን ነገር በደንብ አድርጌ አስቤ ደጋግሜ ካሰብኩ በኋላ ነው እንጂ ዝም ብዬ ውሳኔዬን አላሳልፍም እልሃለሁ። ማንኛውም ሰው ግን በዚህ የውሳኔ ነገር ላይ ውሳኔ ማሳለፍ ሲፈልግ ደጋግሞ ማሰብ መቻል አለበት አለበለዚያ በጣም ከባድ ነው። የሚሆነው ምክንያቱም አንዴ ውሳኔ ካሳለፍክ በኋላ የማይመለሱ ነገሮች ሊሆን ይችላሉ የማይስተካከሉ ሊኖሩ ይችላሉ። በህይወት የምትወስነው ውሳኔ አንተን ጥሩም መጥፎም ላይ ሊጥልህ ይችላል። ስለዚህ በደንብ አድርገህ አስበህ አውቀህ ተገንዝበህ ደጋግመህ ካሰብክ በኋላ ነው ውሳኔዎችን ማሳለፍ ያለብህ። ስለዚህ ውሳኔዎችህ ላይም በጣም መጠንቀቅ አለብህ ባይ ነኝ። እኔም እንግዲህ በህይወቴ ውሳኔዎች በጣም ብዙ ውሳኔዎች ወስኛለሁ ለልጆቼ ለኔ ለራሴ ለቤተሰቤ ሁሉ ማለት ነው። ነገር ግን ውሳኔዎቼን ጠንቅቄ በማወቄ ዛሬ ጥሩ ላይ ስኬታማ ሆኛለሁ በልጆቼ በምናምን በቤተሰቤ በሁሉም ነገር ላይ በጣም ስኬታማ ሆኛለሁ እና ውሳኔ በጣም በጣም በጣም አስፈላጊ ነው። ከዛ በኋላ ደግሞ ውሳኔዎችን ደጋግመህ ማሰብ ማጥራት ያስፈልጋል ክሊር ማድረግ ያስፈልጋል አለበለዚያ በጣም ከባድ ሊሆን ይችላል። ህይወትህን ሊያከብደው ይችላል። ደጋግመም ደግሞ ካላሰብክ በጣም ከባድ ሊሆን ይችላል እና እኔ የምልህ ይሄንን ነው። እኔ ውሳኔ በጣም ነው የምችለው ግን ውሳኔ ሳሳልፍ ደጋግሜ ነው የማስበው ማንን ይጎዳል ይሄ ነገር ምንድነው የሚያመጣልኝ ጥቅም? ይሄ ነገር ምንድነው የሚጎዳኝ? ምንድነው የሚጠቅመኝ? የሚለውን ነገር መጀመሪያ በደንብ አድርጌ ጽፌ አስቤ ተጠንቅቄ ነው ሁሉም ሰው ደግሞ እንደዚህ ማድረግ አለበት። የአንድን ነገር ከመወሰኑ በፊት ደጋግሞ ማሰብ እንዳለበት ይገባኛል። ስለዚህ ማንኛውም ሰው ውሳኔ ማሳለፍ በብዙ በህይወቱም ላይም ውሳኔ ያሳልፋል። በቤተሰቡ ላይ ውሳኔ ያሳልፋል። ስለዚህ እነዚህን ነገሮች ደጋግሞ ማሰብ የሚጠይቁ ነገሮች ናቸው። እና አንተም ማንኛውም ሰውም ደግሞ አንድን ነገር ሲወስን ደጋግሞ ማሰብ አለበት ምክንያቱም ለህይወቱ አደጋ ሊሆንበት ይችላል። ህይወቱን ሊያሳጣው ይችላል። ያልሆነ ዲሲሽን ወስዶ ወይም ያልሆነ ውሳኔ ወስዶ ነገሮች ሊበላሹበት ይችላሉ። እና በደንብ አድርጎ ማሰብ መጠንቀቅ እና ደጋግሞ ማሰብ ከሰዎች ጋር እንደገና ደግሞ ሼር ማድረግ ያስፈልጋል። መነጋገር ማለቴ ውሳኔው ከሚመለከታቸው ሰዎች ጋር በደንብ አድርጎ መነጋገር ያስፈልጋል ምክንያቱም ይሄ ደግሞ የሚመጣውንም ችግር አንድ ላይ ለመካፈል ይረዳል ማለት ነው። ለብቻው ወስነክ አንዳንድ ጊዜ ማንን ይጎዳል እንዴት ይሆናል

በማንኛውም ቀን ነው እኔ ወደ ገበያ የምሄደው ሁል ጊዜም መሄድ እችላለሁ ባይ ዘ ዌይ ያው ገበያ ምንም እንትን የለውም። ማለት በዚህ ቀን ትሄዳለህ በዚህ ቀን አትሄድም የሚባል ገበያ የለም ነገር ግን እኔ የሚሄደው አብዛኛውን ጊዜ ከስራ እንትንም ከስራ የማይኖረኝ ስራ የማይኖረኝ መቼ መሰለ ቅዳሜና እሁድ ስለሆነ ብዙ ጊዜ ቅዳሜ ቅዳሜ ገበያ እሄዳለሁ። የዛን ጊዜ ነው ገበያ የምሄደው። ስለዚህ ቅዳሜ ቅዳሜ ነው ገበያ የምሄደው ገበያ ከሄድኩኝ በኋላ ደግሞ ያው እምገዛዛቸውን እቃዎች መጀመሪያ መዝግቤ ይዤ ከዛ በኋላ ነው የምገዛው። ስለዚህ ቅዳሜ ገበያ መሄድ በጣም ነው የምወደው። ደስ የሚለኝም ቀን ስለሆነ ቅዳሜ ቅዳሜ ገበያ እሄዳለሁ። ያው እንግዲህ ገበያ ስትሄድ የዘመኑ ገበያ ደግሞ ያው ውድ ነው። ገበያ ስትሄድ የፈለከውን ነገር አንስተህ እንዳትገዛ መጀመሪያ በደንብ አድርገህ እንትን ማለት አለብህ መመዝገብ የምትገዛቸውን ነገሮች መዝግበህ ምን ብለህ ከዛ በኋላ ነው መሄድ ያለብህ ወደ ገበያ አለበለዚያ ያው የምትፈልገውን ትተህ የማትፈልገውን ነው ገዝተህ የምትመጣው። ስለዚህ ገበያ በጣም ከባድ ነው ገበያ ስትሄድ መጠንቀቅ አለብህ ሁሉም ነገር እንዳያምርህ መጠንቀቅ አለብህ አለመለዚያ ኪሳራ ውስጥ ነው የምትወድቀው። ከባድ ይሆንብሃል አይደል እንዴ? አዎ ስለዚህ እባክህ ገበያ ስትሄድ መጀመሪያ የምትገዛቸውን ነገሮች መዝግበክ ከዛ በኋላ ከመዘገብክ በኋላ ከገንዘብህ ጋር አወዛህ ምን ያህል ገንዘብ ነው ያለህ ከዛ ገንዘብህን ደግሞ ከእንትንህ ጋር በደንብ አድርገህ ገንዘብህን እና የምትፈልገውን ነገር ከአወዛ እንትን ካልክ ባሃላ በኋላ እንትን ካልክ በኋላ ከያለን ገንዘብና የምትገዛቸውን ነገሮች ምን ያህል እንደምትገዛ ካወቅክ ከዛ በቃ ቀላል ይሆንልሃል የምትገዛውን ነገር በቀላሉ ገዝተህ መምጣት ትችላለህ። ስለዚህ መጀመሪያ የምትገዛውን ነገር ማወቅ ከዛ በኋላ ደግሞ የምትገዛውን ነገር ካወቅክ ምን ታደርጋለህ? በደንብ አድርገህ መዝግበህ ትሄዳለህ ገበያ ከባድ ነው ገበያ በጣም ብዙ ነው ብዙ እቃ ስለምትይዝ ያላግባብ ወጪ ልታወጣ ትችላለህ ስለዚህ በደንብ አድርገህ መጠንቀቅ መቻል አለብህ። ካልተጠናቀቅክ ያው ገንዘብህን ያላግባብ ታባክናለህ የምትፈልገውን ሳይሆን የሚያስፈልግህን ነው መግዛት። ገባክ የምትፈልገውማ ከሆነ በቃ ፍላጎት ማለቂያ የለውም እንደምታውቀው። ፍላጎትክ ብዙ ነው። ብዙ ፍላጎት አለክ ግን ደግሞ ገንዘብህና ፍላጎትህ ካልተመጣጠነ ከባድ ይሆንብሃል ስለዚህ የሚያስፈልግህን ነገር ብቻ ነው መግዛት ያለብህ። ይሄ ደግሞ ምን ይረዳል መሰለህ ሊስት አድርጎ መውጣት ወይም ደግሞ መዝግበህ ስትወጣ የሚያስፈልጉ ነገሮች እቤት በተረጋጋ ሁኔታ። ትገዛለህ የቅዳሜ ገበያ ደግሞ በቃ የእብድ ገበያ በለው በጣም ብዙ ነገር ይወጣል እኛ ሀገር ሁሉም ነገር ቅዳሜ ነው። ሰው ሁሉ በጣም ብዙ ነው ምክንያቱም የእረፍት ቀን ስለሆነ ሰው ሁሉ የሚገዛው በዛ ቀን ነው። ስለዚህ በጣም መጠንቀቅ አለብህ የምትገዛውን ነገር ማወቅ አለብህ። ስለዚህ እንደዚህ እንደዚህ እያደረክ መግዛት አለብህ አለበለዚያ ኪሳራ ላይ ነው የምትወድቀው። በነጋታው ብር ልታጣ ትችላለህ ምክንያቱም። የምትፈልገውና የገዛኸውም የሚያስፈልግህ ቀርቶ የምትፈልገውን ነገር ከገዛክ ልጆችህ የምግብ የምናምን ደግሞ ኑሮ በጣም ውድ ነው ይገርምሃል። በጣም ከባድ ነው ኑሮ። እኛ ሀገር ያው ተወዶብን መከራችንን እያየን ነው። እስቲ እንግዲህ አላውቅም። ኢኮኖሚያችን እንዴት አድርገህ እንደምን ደግፈው ገበያና ኢኮኖሚ የማይነጣጠሉ ነገሮች ናቸው ብዬ ነው የምነግርህ። ስለዚህ ያው በተቻለም መጠን እኛም ኖሯችንን በማይጎዳ መልኩ ለማድረግ እየሞከርን ነው። እስቲ እንግዲህ ወደፊት ደግሞ እንዴት እንደሚሆን አናውቅም? ግን ያው ገበያና ቅዳሜ እኛ ሀገር የማይነጣጠሉ ናቸው። ያው እረፍትም ሰዓት ስለሆነ ቅዳሜ ቅዳሜ ነው ገበያ የማደርገው። ስለዚህ ያው በቅዳሜ ነው ሁል ጊዜ ገበያ የምወጣው እልሃለሁ። እና ብዙ ሰው ብዙ ሰውም ደግሞ ገበያ የሚወጣው ቅዳሜ ቅዳሜ ነው። ያው እንግዲህ እኔም ቅዳሜ ነው የምወጣው። ይሀው ነው ያለኝ ነገር ቅዳሜ ሰው ስለሚበዛ መጠንቀቅ አለብን። ያው ተጠንቅቀን ደግሞ ገበያችንን መገብ የት አለብን ምክንያቱም ገበያ በጣም ከባድ ነው እንደምታውቀው አለበለዚያ ብዙ ነገር ሊያሳጣህ ይችላል። ኑሮን ህይወትህን ያገኘውን ሁሉ ምትገዛ ከሆነ ከባድ ነው። እንደዛው ነው በቃ። ቻው።

የአካል ብቃት እንቅስቃሴ ታደርጋለህ ብለህ የጠየከኝ ጥያቄ ያው እንግዲህ የአካል ብቃት እንቅስቃሴ ብዙ ጊዜ አደርጋለሁ። ያው አንዳንድ ጊዜ የቤት ውስጥም ስትውል የቤትም እመቤትም ስትሆን ሁል ጊዜ ስራ ስለምትሰራ የአካል ብቃት እንቅስቃሴ ያው በተመሳሳይ ሁኔታ ታደርጋለህ ምክንያቱም ከዚ ወደዚህ ምናምን እያልክ ነው ስራ የምትሰራው እንደገና ደግሞ የቤት ውስጥ ስራ አለብህ ምናምን ያ ሁሉ ስታረግ የአካል ብቃት እንቅስቃሴ እያደረክ ነው። በተመሳሳይ ሁኔታ ነገር ግን ያው ጠዋት ጠዋት ተነስቼ አነስተኛ የሆነ የአካል ብቃት እንቅስቃሴ አደርጋለሁ። እንደገና ደግሞ ምን መሰለህ እነዚህ በጣም እንትን ሳይሉ የሚደረጉ የአካል ብቃት እንቅስቃሴ ያሉ በጀርባ መተኛት እንደገና ደግሞ በጀርባ ተኝተህ ስትተኛ በጀርባ መተኛት እንደገና ደግሞ ወክ ማድረግ እሱም አንድ አካል ብቃት እንቅስቃሴ ነው። ረጅም ጊዜ ወክ አደርጋለሁ በእግሬ ምክንያቱም ብዙ ጊዜ ትራንስፖርት አልጠቀምም ትራንስፖርት ደግሞ ማልጠቀመው የሆነ እንትን ነው ነው አውቄ ነው ምክንያቱም ትራንስፖርት ካልተጠቀምኩኝ በተመሳሳይ ሁኔታ ያው ስፖርት እየሰራሁ ነው ማለት ነው። ስለዚህ ትራንስፖርት አልተጠቀምም። እቤት ውስጥ ያለረዳት እሰራለሁ ወዲ ወዲያ እያልኩኝ የቤት ውስጥ ስራዎችን ስሰራ በዛው የአካል ብቃት እንቅስቃሴ እንዳደረኩ ነው የሚቆጠረው። ሌላ ደግሞ የአካል እንቅስቃሴ ከማድረጌ በላይ ደግሞ በምግብ መቆጣጠር ነው ብዙ ጊዜ ቁርስ አለመብላት እራት በጊዜ መብላት እና እነዚህ እነዚህ ነገሮች የሰውነትህን ስብ ለመቆጣጠር ይረዱሃል። ስለዚህ የአካል ብቃት እንቅስቃሴ እንኳን በደንብ ባታደርግ እንደዚህ አይነት ነክ እንደዚህ አይነት ስፖርቶችን ወይም ደግሞ እንደዚህ አይነት ስራዎችን የምትሰራ ከሆነ ሁል ጊዜ የምትሰራ ከሆነ አት ዘ ሴም ታይም ምን እየሆነ ነው የሚሄደው የአካል ብቃት እንቅስቃሴ እየሆነ ነው የሚሄደው ስለዚህ እቤት ውስጥ ስራ ያለምንም ረዳት ነው። የምሰራው ብዙ ጊዜ ስራዎችን ብቻዬን ነው የምሰራው ስለዚህ አካል ብቃት እንቅስቃሴ በተመሳሳይ ሁኔታ አደርጋለሁ ማለት ነው። ሌላ ምን መሰለህ ምግብ ነው ያው ምግብ ስትበላ ብዙ ጮማ የበዛበት ፋቴ የበዛበት ምግብ የማትበላ ከሆነ ያው አንተም የአካል ብቃት እንቅስቃሴ መጠነኛ የአካል ብቃት እንቅስቃሴ ካደረግክ ያው በዛው ጥሩ ምግብ የምትበላ ከሆነ ፋት ያልበዛብህ ምግብ የምትበላ ከሆነ ያው አንተ ራስህን ትከላከላለህ ማለት ነው። አነስተኛ የሆነች የአካል ብቃት እንቅስቃሴ ካረክ በቂ ይሆናል ማለት ነው። ስለዚህ እኔ በዛ በዛ ነው የምቆጣጠረው ነገሮችን እንደዛ እያደረኩኝ ነው የአካል ብቅ እንቅስቃሴ ያው አደርጋለሁ እንደ ያው ማለት ቀጥተኛም ሆነ በተዘዋዋሪ መንገድ አደርጋለሁ የአካል ብቃት እንቅስቃሴ ለጤና በጣም ጥሩ ነገር ነው። ህይወትህን ቀላል ታደርግበታለህ ሰውነትህ እንዳይከብድ ጮማ እንዳይኖርክ ሰውነትክ ብዙ ጮማ እንዳይኖረው ያረዳዋል ስለዚህ የአካል ብቃት እንቅስቃሴ ማድረግ በጣም ጥሩ ነው ሁሉም ሰው የአካል ብቃት እንቅስቃሴ ቢያደርግ ለጤናው በጣም ጥሩ ነው እላለሁ። አንተም የአካል ብቃት እንቅስቃሴ ምን ትላለህ ማድረግ ለጤና ምን ያህል ጥቅም እንዳለው የምትለው ነገር ካለ ንገረኝ ጥያቄ ጠይቀኝ እመልስልሃለሁ። አዎ

አዎ በስራ ቦታ ጓደኞች አሉኝ ጓደኞቼ ያው ብዙ ነገር ናቸው። አብረውኝ ስራ ይሰራሉ እንደገና ደግሞ በጣም ብዙ ነገሮችን ሼር ያረጉኛል። በመሰረቱ በምሰራበት ቦታ ላይ። ያው የሰዎችን መብት ስለማልነካ እና ያው ከሰዎች ጋር መጋጨት ወይም ደግሞ የሰው ክብረ ነክ የሆነ ነገር ስለማላረግ ከስራ ባልደረቦቼ ጋር ወይም ከስራ ጓደኞቼ ጋር ምን አይነት ግንኙነት አለኝ? መሰለህ በጣም ጥሩ የሚባል ጓደኝነት ወይም ደግሞ በጣም ጥሩ የሚባል ግንኙነት ነው። ያለን ብዙ ጊዜ ያው ሰውን የማትነካ ከሆነ አንድ ላይ የምትኖር ከሆነ። ከሌሎች ሰዎች ጋር ጥሩ ግንኙነት ካለክ ወይም አንተ ሰዎችን የምታከብር ከሆነ። ብዙም የስራ ቦታ ከምትጠላው አይደለም። ምክንያቱም ጥሩ የሆነ ግንኙነት ከሰዎች ጋር ካለ ሰዎች ካከበርክ ምናምን ሰዎችም መልሰው ከበሬታ እና ፍቅር ነው የሚሰጡክ እና። ያ ነገር በጣም ደስ ይለኛል ከሰዎች ጋር በፍቅር እና በሰላም መኖር። ጓደኞችን ማክበር እና አንድ ጓደኛ ብቻ ሳይሆን እኔ ሁሉንም ጓደኛ ማድረግ በሚለው ነው የማምነው። ምክንያቱም ሁሉም ሰዎች ላንተ ጓደኛ ማድረግ ከቻልክ ስራህን በአግባቡ ትሰራለህ። እንደገና ደግሞ ህይወትህ ደግሞ በጣም ጥሩ ደስተኛ ነው የሚሆነው። ምክንያቱም አንተ ሰዎችን ማስደሰት ከቻልክ ወይም ደግሞ ሰዎች በአንተ የሚደስቱ ከሆነ እና ሁሉንም ጓደኛ የምታደርግ ከሆነ። ምን አለ መሰለህ? ከሰዎች ጋር አትጣላም ሰዎች ስላንተ መጥፎ ነገር ላያወሩ ይችላሉ። ቢያወሩም ደግሞ እንደዚህ በጣም የወጣ እና ጋጠ ወጥነትን የተላበሰ ላይሆን ይችላል። ስለዚህ ሁሉንም ሰዎች ጓደኛ ማድረግ በጣም ጠቃሚ ነገር ነው። ሁሉም ሰዎች ስላንተ ጥሩ የሆነ አመለካከት እንዲኖራቸው ማድረግ የምትችለው ራስህ ነህ። ስለዚህ ሁሉንም ጓደኛ ማድረግ ደግሞ የመሰለ ነገር የለም። ሁሉም ጓደኞችህ ሲሆኑ ላንተ ጥሩ የሆነ አስተሳሰብ ይኖራቸዋል። ጥሩ የሆነ አመለካከት ይኖራቸዋል። ስለዚህ አንተ ሰዎች በዛ ልክ ጥሩ ከሆንክ ሰዎችም ላንተ የሚሰጡት መልስ ወይም ግብረ መልሱ ጥሩ ይሆናል ማለት ነው። ስለዚህ እኔ ሁሉንም ሰው ጓደኛ በማድረግ ነው የማምነው። እንደውም አንዳንድ ጊዜ ያው ከዛ ስራ እንኳን ከለቀቅኩኝ በኋላ ሰዎች በመጥፎ እንዳያነሱ አድርገህ መኖር አለብህ። ስለዚህ ያ ሰዎችን ጓደኛ ማድረግ ሲባል ያው በክፉም በደጋቸውም ነገር ከጎናቸው መሆን። ጥሩ የሆነ ለእነሱ ጥሩ የሆነ አመለካከት መኖርህን ማሳየት ለእነሱ እንደምትወዳቸው እንደምታዝንላቸው ማሳየት። ስብእና እነሱ ጋር ያለን ስብእና መገንባት ነው። ስለዚህ ሰዎች ካንተ እንኳን ቢርቁ። ያው ያንተን ጥሩነት ያንተን ውለታ መቼም አይረሱትም። ስለዚህ ሁሉንም ሰዎች የሚገርም ነገር ጓደኛ ማድረግ በጣም ጥቅም አለው እኔም ደግሞ ተጠቅሜበታለሁ። ሰዎችም ደግሞ በዚህ አይነት መልክ ቢኖሩ ጭራሽ ግጭት የሚባለውን ነገር ማጥፋት ትችላለህ። ምክንያቱም ሰዎች ካልነካሃቸው የሚነኩ ፍጥረታት አይደሉም ስትነካቸው ስብእናቸውን ስትነካ ነው። ሰዎች አንተ ጋር የሚደርሱት እና በተቻለ መጠን። የራስን ስብእና በጥሩ ሁኔታ ገንብተህ ሰዎች ላይም ያለውን አስተሳሰብህን ደግሞ መገንባት አለብህ። እና እኔም ምልክ ይሄንን ነው። ሌላ ነገር የሆነ ከጓደኝነት አልፈህ እኮ ወደ እህት ወንድማማችነት ልታልፍ ትችላለህ ጥሩ አስተሳሰብ ካለህ ማለት ነው። ስለዚህ ባለህበት በስራ ቦታ ብቻ ሳይሆን በሰፈርክ በሀገርክ ላይ። ላይ ሁሉ ያንን ስብእና መገንባት ትችላለህ። እና ሰዎች ደግሞ ጥሩ ከሆንክ በፍጹም ጥሩ የማይሆኑበት ምንም ምክንያት የለም። አንተ ይሄ መጥፎነት የግለሰብ ባህሪ ነው። በመሰረቱ ግለሰቦች መጥፎ ሲሆኑ ሌሎችን መንካት ሲጀምሩ ሌሎችን ማንቋሸሽ ሲጀምሩ ሰዎች ለእነሱ መጥፎ መሆን ይጀምራሉ እንጂ። የጤነኛ ሆኖ ሰው ለሰው መጥፎ ነገር አያስብም። መጥፎን ነገርም ደግሞ አስቦ ወደ ሰው አይሄድም። ስለዚህ መጀመሪያ አንተ ጥሩ መሆን አለብህ ጥሩ ከሆንክ ማንም ሰው አይነካህም። በሰዎች እንደውም ሰው በጣም ያዝንልሃል ይጠነቀቅልሃል። እንደገና ደግሞ እንትን ካንተ አልፎ ለቤተሰብህ ሁሉ ሊተርፍ ይችላል። አንተ የዘራኸው ዘር እና አንተ የዘራኸው ዘር ካንተ በላይ ለቤተሰቦችህ ሁሉ ሊተርፍ ይችላል። እና በተቻለ መጠን ጥሩ ለመሆን መሞከር ጥሩነትን ለሰዎች እንዲጋባ ማድረግ በጣም ጥሩ ነው። እላለሁ። እንደዚህ አይነት አስተሳሰብ እንድነግርህ ወይም ስለጋበዝከኝ በጣም አመሰግናለሁ።

"በስራ ላይ ምን አይነት ተግዳሮቶች አሉብህ?" ብለህ ለጠየከኝ ጥያቄ ያው ያው ሰዎች በስራ ላይ በጣም ብዙ ተግዳሮቶች ይኖርባቸዋል። እኔም ያው እንደ ሰዎች ተግዳሮቶች ይኖሩብኛል ነገር ግን ምን አይነት የስራ ተግዳሮቶች ይኖሩብሃል ብለህ ለጠየቀኝ ጥያቄ በጣም ብዙ ተግዳሮቶች አሉ ይገርምሃል ሰዎችን እንዴት አድርገህ እንደምት እንትን እንደምትል ብዙ ጊዜ ያው የስራ ተግዳሮቶቼ ያው የእንትን ነው ሰዎችን እንዴት አድርገህ እንደምትይዝ እንዴት አድርገህ እንደምታስተዳድር ነው። ያው የሰው ባህሪ በጣም ከባድ ስለሆነ የሰው ባህሪ በጣም ከባድ ስለሆነ እነሱን እንዴት አድርገህ ነው መያዝ የምትችለው እንዴት አድርገህ ነው እነሱን ማስተዳደር የምትችለው የሚለው ነው በስራ ቦታ ያለው ተግዳሮት ምክንያቱም ሰዎች በጣም ከባድ ናቸው እንዴት አድርገህ እንደምትይዛቸው ዛሬ ሌላ ነገ ሌላ የምትሆኑ የሚሆን ሰው አለ ስለዚህ እንደዚህ አይነት ሰዎችን በምን አይነት መንገዱ እይዛችኋለሁ እንዴት አድርጌ ነው የማስተዳድራቸው የሚለው ነው ለኔ ትልቁና ዋናው ነገር። ምክንያቱም እነሱን እንዴት አድርጌ እንደሚይዛቸው ካላወኩኝ ለራሴ በጣም ከባድ ይሆንብኛል ማለት ነው። ስለዚህ ሰዎችን እንዴት አድርጌ ነው ሃንድል የማደርገው እንዴት አድርጌ ነው የሚይዛቸው የሚለው ዋናው እና መሰረታዊ ጥያቄ ነው ለኔ። ብዙ ጊዜ ያው ሰዎች ትንሽ ከ ከባድ ሊሆኑብህ ይችላሉ። ሁሉም ሰዎች ግን አይደሉም እንዳልኩህ ሰዎችን ጓደኛ በማድረግ በጣም እኔ አምናለሁ። ስለዚህ ሰዎችን ጓደኛ አድርጌ ነው በህይወቴ መኖር የምፈልገው። ስለዚህ ያው ሰዎችን ጓደኛ አድርጌ ስኖር ግን አንዳንዴ ሰዎች ባህሪ ትንሽ ከበድ ሊል ይችላል ያው ከሰው ሰው ይለያይ የለ ታቅ የለ? ስለዚህ እነዛን ሰዎች እንዴት አድርጌ ነው መያዝ የሚችለው የሚለው ዋናው እና መሰረታዊ ጥያቄ ነው የሰውን አስተሳሰብ አይዶሎጂ መረዳት። ከዛ በኋላ እነሱን ከተረዳ በኋላ ቀላል ይሆንልሃል ብዙ ነገር መስራት ማለት ነው። ስለዚህ እንዴት አድርጌ ነው እነዛን ሰዎች በቀላሉ በእኔ ሲስተም ምጨምራቸው እኔ እንዴት አድርጌ ነው እኔ ማስተዳድራቸው የሚለውን እኔም የማስተዳድረውን ሲስተም የሚያውቁልኝ የሚችሉት የሚለውን ነገር በጣም በደንብ ማወቅ አለብኝ። ምክንያቱም በደንብ ካላወቅክ እነዛ ሰዎች ስራህን ሊጎዱ ይችላሉ ስራህን ሊያስተጓጉሉብህ ይችላሉ አንተ የምትሰራው ስራ ደግሞ መጥፎ እንዲሆን ይችላሉ አውቀውም ደግሞ ሊያበላሹብህ ይችላሉ። ስለዚህ በተቻለ መጠን ሰዎችን በቅንነት ለማገልገል መሞከር እና ሰዎችን ወደ አንተ ሲስተም ማምጣት ከቻልክ የስራ በስራ በኩል ያለው ተግዳሮት ብዙም አይደለም ሌላኛው ተግራሮት ብዬ የማስበው ስራ ሲሰራ በአሁን ሰዓት ኢኮኖሚው በጣም ችግር ላይ ስለሆነ ኢኮኖሚው ከባድ ስለሆነ ያው በስራ ቦታ ያለውን ምናልባት አላቅም ያው የምከፍላቸው ደሞዝ ሜይቢ ምናልባት በቂ ላይሆን ይችላል ለሰዎቹ የምትከፍላቸው ደሞዝ ስለዚህ ሊነጫነጩብህ ይችላሉ አንተም አትራፊ ካልሆንክ እንደዛ ነው እና ይሄ ነው ትንሽ የሚያስቸግረኝ በጣም የዋጋ ንረቱ እየጨመረ ስለሄደ የምትከፍላቸው ደሞዝ የህይወታቸውን እንትን ስለማይልላቸው ስለማይሸፍንላቸው በጣም ሊነጫነጩ እስቲ አንድ ቦታ ቁጭ ብለው ላይሰሩልህ ይችላሉ መልቀቂያ ሊያስገቡብህ ይችላሉ ስለዚህ ይሄ ደግሞ ስራህን ይጎዳዋል አንድ ሰራተኛ ድንገት ድንገት ስራውን ለቀቀ ማለት አንተ በጣም ተጎጂ ነው የምትሆነው። ምክንያቱም ያ ሰራተኛ ከለቀቀብህ ማንን በድንገት ቀጥረህ ታሰራለህ ማነው አንተን በዛ ሰዓት ሊረዳህ የሚችለው ነው። ስለዚህ በጣም ጠንቃቃ መሆን ያስፈልጋል ያ ነው እንጂ ሌላ እንኳን ብዙም ችግር የለውም ይሄ ነገሮች ግን ስፔሻሊ ኢኮኖሚ ብለህ የምትለው ነገር በጣም በጣም ከባድ ነገር እየሆነ ነው በአሁን ሰዓት ኢኮኖሚያችን እየወደቀ ነው። ስለዚህ ያንን ደግሞ ኢኮኖሚ መደገፍ የሚችለው ማህበረሰቡ ነው። ነገር ግን ይሄ ደግሞ እየሆነ አይደለም በጣም ከባድ ሁኔታ ውስጥ እየወደቅን ነው ያለነው። በአሁን ሰዓት ማለት ነው ስለዚህ ይሄ ሁሉ ችግር ተደማምሮ ያው የስራ ተግዳሮት ሆኗል በአሁን ሰዓት። ኢኮኖሚ ነው በቃ ከሰው ሰው እንደውም በጣም ቻይ ነው የሚገርም ነገር። ሰው ያንን ሁሉ ነገር ችሎ ግን እየኖረ ነው። ነገር ግን ኢኮኖሚ በጣም ስለወደቀበት። ያው የሚገዛው ሰርቶ የሚገዛበት ነገር ትንሽዬ ነው። ወሩን ሙሉ ለፍቶ የሚገዛው ነገር ግን በጣም ትንሽዬ ስለሚሆን ተስፋ ይቆርጣል እንጂ ሌላ ብዙም ተግዳሮት ሀይማኖተኛ ህዝብ ነው።